ምን ላርግ ጊዜ ይሰበሰባል ለሚለው ጥያቄ? ብዙም ጊዜ ያው ቤተሰብ እስካሁን ድረስ ቢያንስ በቀን አስራ ሶስቲ ይሰበሰባሉ ምክንያቱም እኛ አከባቢ በምግብ ሰዓት በምሳ ሰዓት እንዲሁም በአራት ሰዓት በተለይ ያው ሁላችንም ተሰባስበን የምንገናኝበት ሰዓት ነው ማለት ነው። እንደ አጠቃላይ በቀን ቢያንስ ሶስቴ ሁሉም ቤተሰብ ይገናኛል ብዬ እገምታለሁ። ያው ብዙን ቀን እንድ አጠቃላይ ማታ ላይ ግን ሁሉም ቤተሰብ አንድ ላይ ስለሚያድርና አንድ ላይ ተሰባስበን ስለምናድር። ያው ቤተሰብ የምንሰባሰብበት ሰዓት ነው ማለት ነው።